ስለ ፀጉርህ የተንከባከብ ትወዳለህ? አዎ ማንኛውንም የሰውነቴን አካል መንከባከብ እወዳለሁ ፀጉሬን ደግሞ ይበልጥ መንከባከብ እወዳለሁ። ይሄ ማለት ምንድነው? በተለይ የኔ ፀጉር ያው ደስ የሚል ደስ የሚል ፀጉር ነው ያለኝ አሪፍ ፀጉር ነው ያለኝ ግን ከግዝበኋላ በጣም በተኩስ ምክንያት ከጊዜ ወደ ጊዜ ትንሽ እየቀነሰ መጣ ብዛቱ እየቀነሰ መጣ ከፍተኛ መጠን እያረገፈ ይረግፍ ጀመረ። ከዛ ደግሞ እንትኑ ይሄ ስስ እየሆነ መጣ ማለት ነው። በተለይ ከሆነ ጊዜ በፊት ጠንካራ ነበረ እንደገና ደግሞ ሙሉ ነበረ እስከ ግንባሬ ድረስ ምናምን አይነት ክፍተት አልነበረውም በጣም ሙሉ አይነት ፀጉር ነበረኝ። እና እንዳልኩት ትንሽ የቆየው ስመጣና በጣም ተኩስ ሳበዛበት ግን እንትኑ እየቀነሰ መጣ አንደኛ የሆነ በጣም ስስ ፀጉር እየሆነ መጣ። መሰባበር ጀመረ ከዛ ደግሞ በጣም መውጣት ጀመረ ሳበጥረው ማበጠርያው ላይ ብዙ ፀጉር ማግኘት ጀመርኩኝ። ከዛ በኋላ ነው መንቃት የጀመርኩት ምን ለካ ፀጉሬን በደንብ እየ እንትን እያልኩት አልነበረም እየተንከባከብኩት አልነበረም። እና ለዛ ነበር እንደዛ ሲሆን ነበረ ከዛ በኋላ ቀስ በቀስ መንከባከብ ስጀምር ቅባቶችን ሻምፖችን መጠቀም መቀነስ ስጀምር ሌሎች ደግሞ ቤት ውስጥ ሚሰሩ ለፀጉር መንከባከብ ተብለው የሚሰሩ አንዳንድ የቤት ውስጥ ነገሮችን ማደግ ስጀምር የተሻሻለ ትንሽ እየተመለሰልኝ መጣ። ፀጉሬ ወደ ነበረበት ምንድነው ብዛት እና ጥንካሬ ቀስ በቀስ እየተመለሰ መጣ አሁንም ድረስ ሙሉ በሙሉ ተመልሷል ብዬ ለማውራት ትንሽ ያስቸግረኛል። ግን ቀስ በቀስ እየተመለሰ ነው ከባለፈው ከነበረው ነገር ትንሽ አሁን ቀንሶልኛልና አሪፍ ነው ያለው ብዬ አስባለሁኝ። ከዛ ደግሞ የፀጉር መከባከብ ሲባል እንደሚታወቀው ብዙ ስለ ፀጉር ብቻ ሳይሆን ስለ ሁሉም የሰውነታችን አካል ምን ከባከብበት መንገድ እንትን ይለናል ይነገረናል አይደል ብዙ ቪዲዮዎች ይሰራሉ ማህበራዊንም ሚዲያ ላይ ብዙ ነገሮች ይታያል ይባላል ምናምን እና የተባለው ሁሉ አንደኛ ለኛ ሚሆን ነገር እንዳልሆነ ማወቅ አለብን። ለኛ ሚሆነ የተወሰነው ነው ማለት የሆነ ያህል ነው ለኛ ሚየሆነውና ከመሞከራችን በፊት ላይ ቆዳችን ላይ ከማረጋችን በፊት ለኔ ይሆኗል አይሆንም የሚለውን ነገር በተወሰነ ስለ ፀጉራችን ተፈጥሮ ስለ ቆዳችን ተፈጥሮ ምን አይነት ነው ሚለውን ከ ከተሰራ ቪዲዮ ወይም ከተባለው ንጥረ ነገር አንፃር መረዳት ከዛ በኋላ ለኔ አይነት ፀጉር ይሆናል ወይ የሚለውን ነገር ጥናት ማድረግ ያስፈልጋል ብዬ አስባለሁ። ምክንያቱም ፀጉሬን ለመንከባከብ ብለን ፀጉራችንን ካለበት ጉዳት ይበልጥ ልንጎዳው እንችላለን እና ያንን ማስተዋል አለብን ብዬ አስባለሁ። ምክንያቱም መጀመሪያ አካባቢ እንዳልኩት በጣም ሰግቼ ነበረ ከፍተኛ መሆኑ መጠን ፀጉሬ ሲረግፍ በጣም ሀሳቤ ይዞኝ ነበር እና የተባልኩትን ሁሉ ነበር ማደርገው ሰው ያለኝን ሁሉ ያየሁትን ቪዲዮ ሁሉ ለማየት ነበር የምሞክረው እና በዚህ መሃል ግን የተማርኩት ነገር ምንድነው አንደኛ ነገር ሁሉ ለኛ አይሆንም። የመጀመሪያው ነጥብ ነው ሁሉ የታየ ነገር ለኛ ይሆናል ማለት አይደለም እንዳልኩት ለኛ ፀጉር የሆነው የትኛው ነው? የፀጉራይነት ለኛ አይነት ላይ የቆዳ አይነት ሚሆነው የቱ ነው ብለን መለየት መቻል አለብን። አንደኛው እሱ ነው ሁለተኛው ነገር ደግሞ ማወቅ ያለብን ብዬ ማስበው እኮ ቀጣይነት ያለው ነገር በጣም ወሳኝ ነው። ምንም ነገር ቀጣይነት ሲኖረው ነው ለውጥ ማየት የምንችለው እንጂ በሳምንት ውስጥ በሁለት ሳምንት ውስጥ የሚታይ ምንም አይነት ለውጥ የለም። ቀጣይነት ያለው እንክብካቤ ቀጣይነት ያለው መቀነስ ያሉብን አሉታዊ ፀጉራችንም በአሉታዊ መንገድ የሚጫኑትን ነገሮች እየቀነስን የሚያስፈልጉትንና የሚጠቅሙትን ነገር ደግሞ ይበልጥ እየጨመርን ከዛ በላይ ግን ቀጣይነት ያለው ጥረት ነው ማድረግ ያለብን ብዬ አስባለሁኝ

የድሮ ፎቶዎችን ትይዛለህ ወይ? የድሮ ፎቶዎችን አዎ። ማለት አይገኝም እኮ ጊዜ የሚያልፍ ነገር አይደለም ሀላፊና በጣም እና የድሮ አንተነትህን ማየት ትፈልጋለህ በፎቶ ውስጥ በፎቶ ውስጥ የድሮ መልክህን የድሮ ስታይልህን ብዙ ነገርህን ማየት ትፈልጋለህ እኔ ደግሞ ማየት እወዳለው በጣም ሲጀመር የጅሮ ነገር ነው የምወድ ሰው ነኝ። ማለት ያለፈ ነገር ማየት ያለፈ ነገር ማስታወስ እንዴት እንደነበረ ለማወቅ ሞከር በጣም ደስ የሚል አይነት ሰው ነኝ እና የራሴውን ደግሞ በጣም ይበልጥ ደስ ይላል። ፎቶ ማለት ታሪክ ነው። ማለት ያ ያለፈ ነገር ሆኖ ግን የኖርከው ነገር ነው ለምሳሌ ከጓደኞቼ ጋር የተነሳሁት ፎቶ ከቤተሰቦቼ ጋር የተነሳሁት ፎቶ ልጅ ሆኜ የተነሳሁት ተማሪ ሆኜ የተነሳሁት ብቻ የጊዜው የተነሳዎቹን ፎቶዎች በደንብ ነው በስራ ስራ ነው የሚይዘው። ግን እንዴት ነው አሁን ነው ይበልጥ እየገባኝ የመጣው ማለት ነው። ነገሮች መረዳት የነገሮችን ዋጋ ማወቅ የጀመርኩት በጣም አሁን እያዶኩ ስመጣ ስለሆነ የድሮቶችን እንዲሁ የዘበና ቤተሰቦችን ብዙ እንትን አይደለሁም ብዙ በዚህ ጉዳይ ላይ ሰነፎች አይደሉም። አባቴ በስነ ስርዓት ነበር የሚያስቀምጥልን የድሮ ፎቶዎቻችን የልጅነት ፎቶዎቻችን የኔም የወንድሞቼም በስነ ስርዓት ነበር የሚያስቀምጥልን እና አሁን ደግሞ ከእሱ ጋር የነበሩትን ፎቶዎች እኔ ተቀብዬ እንትን እያልኩኝ ነው ማለት ነው። አሁን ላይ ያስቀመጥኳቸው ነው እና እንዳልኩት ነው በጣም ደስ ይለኛል። የራስ ፎቶ ማየት የድሮ ፎቶ ማየት የነበረ ጊዜ የማስታውስ እንዴት እንደነበርኩ መልኬን አየዋለሁ ፀጉሬን አየዋለሁ የነበረኝ ቅጥነት አየዋለሁ ያኔና ያኔን ማየት በጣም ደስ ይላል። ከዛ ባለፈ ደግሞ ፎቶ ሲባል የነበርክበትን ወቅት የሚያስታውስህ ነገር ነው አይደል ለምሳሌ ሰርግ ላይ ከሆነ የተነሳ ነው ያ ፎቶ ስለዛ ሰርግ ሙሉም ባይሆን የሆነ ያህል ትዝታ እንዲኖር ያደርጋል። ወይ ለምሳሌ የራሴ ምርቃት ጊዜ የተነሳሁት ፎቶዎች በቃ ያኔ የነበረውን ጊዜ ከጓደኞቼ ጋር ምን አይነት ጊዜ እንዳሳለፍን ብዙ ብዙ ነገር ውስጥ ውስጥ አለውና እንዳስታውሰው የምፈልጋቸው ነገሮች በተለይ ሲሆኑ በጣም ደስ የሚል ነገር አለው። ከዛ ባለፈ ደግሞ ድሮ አብሮ ነው የተነሱ አሁን ግን በህይወቴ የሌሉ ሰዎች አሉና የነዛን ሰዎች ትዝታ በፎቶ በፎቶ ውስጥ አለ። ምን አይነት ጊዜ እንደነበረን ምን አይነት ሰዎች እንደነበሩ በህይወታችን ምን አይነት ዋጋ ነው ምን ያህል ዋጋ እንደነበራቸው ምናምን ያሳውቅሃል እና በጣም ደስ የሚል ነገር ነው። ፎቶ ሰው ፎቶውን መያዝ አለበት ብዬ አስባለሁ እርግጥ ነው ያለፈ ነገር ያለፈ ነገር ነው ህይወት የለውም። ግን በትዝታ አብሮ ነው ያለ ነገር አለ አእምሮአችን ውስጥ የቀረ ነገር አለ። ልባችን ውስጥ የተቀመጠ ነገር አለ የሚቀር ነገር አለ እና ያን ነገር ከማየት እና ከማስታወስ አንፃር በፎቶ ሲሆን ደግሞ ይበልጥ ትርጉም ያየላል ብዬ አስባለሁኝ። እኔ እንዳልኩት ነው በቃ ራሴን ማየት ደስ ይለኛል ስላለፈው ነገር ማሰብ ደስ ይለኛል እንዴት እንደነበርኩኝ መረዳት ደስ ይለኛል። እንትን ነው አደለሁም ያለፈ ነገር ሲባል ያለፈ ነገር ነው እንዳልኩት ህይወት የለውም ህይወት ያለው አሁን ላይ ስለሆነ ማለት ነገር። ያሁን ማንነታችን መጀመሪያ ያለፈ ማንነታችን ያለፉ ድርጊቶቻችን ያለፉ ጊዜያቶቻችን ጊዜያቶቻችን ያለፉ ትዝታዎቻችን ስለሆኑ ማለት ዛሬ ላይ እንድንቆም አሁን ያለንበትን ቅርጽ እንድንይዝ ያደረጉን የድሮ ወይም ያለፈው ውሳኔዎቻችን ስለሆኑ በዛ በነዛ ፎቶዎች ራሳችንን የነበረብንን የአስተሳሰብ ደረጃ የነበርንበትን የ የ አካላዊ አቋም ሁሉም ነገር የሚያሳውቀን ነበር የሚያሳውቀን ነገር ነው ብዬ አስባለሁ። ከምን አይነት ሰዎች ጋር ጊዜያችንን እናሳልፍ እናሳልፍ እንደነበረ ሁሉ የሚያሳውቀን ነገር ስለሆነ እጅግ በጣም ደስ ይላል

የይለፍቃልህን ትጠብቃለህ? አዎ የይለፍቃሌን በደንብ ነው የምጠብቀው። በቃ በርግጥ የቅርብ ሰዎቼ ያውቁታል። ወንድሞቼ አንዳንድ ጓደኞቼ ያውቃሉ። ግን ደግሞ እውነቱን ለመናገር ስልኬ ላይ ብዙ ነገር የተለየ ነገር አልይዝም። የተለያዩ ነገሮችን ማለት ሰው እንዳያይብኝ የምፈልጋቸው አንዳንድ ነገሮች ካሉ ኮምፒውተሬ ላይ ነው የማስቀምጠው የማስተላልፈው። ፎቶም ቢሆን፣ ቪዲዮዎችም ቢሆኑ፣ አንዳንድ ዶክመንቶችም ሲሆኑ ኮምፒውተር ኮምፒውተሬ ላይ ነው የማስቀምጠው። እና የኮምፒውተሬን የለፍ ቃል ማንም አያውቅም። ማንም ማለት ማንም ከእኔ ውጪ ማንም ሰው አያውቅም። በቃ ለራሴ ብቻ ነው የምጠቀምበት። ስልኬ ላይ ሲሆን ግን ለምሳሌ ወንድሞቼ ለመደወል ቢፈልጉ በኔ ስልክ ወይ ኢንተርኔት መጠቀም ቢፈልጉ ምናምን በየጊዜው እንዲጠይቁኝ አልፈልግም። ቀለል ያለ የይለፍቃል ነው የምጠቀመው። እሱም በቀላሉ ነግሬያቸው ይጠቀሙታል። ከዛ ባለፈ ኮምፒውተሬ ላይ ግን ማንም ሰው እንዲነካብኝ አልፈልግም። ማንንምም አላስነካምም። እንዳልኩት ብዙ ቪዲዮዎች ብዙ የያዝኳቸው ዶክመንቶች ምናምን እዛ ነው የማስቀምጠው እና ቀላል በደንብ ነው የምጠብቀው ለማንም ሰው አሳልፌ አልሰጥም። ምንም የተለየ ነገር ሆኖት ሳይሆን በቃ አለ አይደለ የግል የራሴ በግል የያዝኳቸው በግል የምንጠቀማቸው ነገሮች ስለሆኑ፤ እንደ ስልኬ እንዲሁ በቀላሉ ሰዎች እንዲያገኟቸው እንዲያዪዋቸው የማልፈልጋቸው ብዙ አይነት ነገሮች ስላሉት፤ የይለፍ የኮምፒውተር የይለፍቃሌን ለማንም ሰው እንዳልኩት አላካፍልም። እስካሁን ድረስ ያካፈልኩት አንድም ሰው የለም። የስልኬን ደግሞ የምደብቀው ከማነው ከታናናሽ ወንድሞች አሉኝ። የኔ ወንድሞች ውቃችን የሚወዱ ምናምን በፍጹም ስልኬ ላይ ምንም አይነት ጌም አልቀምጥም። ለልጆች የማይሆን ነገር ስልኬ ላይ አላስቀምጥም። ምክንያቱም እንዳልኩት ብዙ ልጆች ናቸው ያሉት እና እኛ ቤት የወንድሞቼ ልጆች አሉ የእህቶቼ ልጆች አሉ ምናምን እና በቀላሉ እነሱ አግኝተዋቸው እንዲጫወቱ አልፈቅድላቸውም። እንደፈለጉ ብቻ እኔ ስልክ ላይ እንደፈለጉ እንዲያደርጉ በፍጹም ደስ አይለኝም እንደዛ መሆኑና ስለዛ አልሰጣቸውም ስልኬን። ግን ደግሞ እነዚህ ታላላቅ ወንድሞቼ ምናምን ለምሳሌ ስልክ መደወል ቢፈልጉ ወይ አንዳንድ ቪዲዮዎችን ማየት ቢፈልጉ ወይ በኔ ስልክ ኢንተርኔት መጠቀም ቢፈልጉ ምናምን ያን ያክል ምቾት ሳይነሳኝ በቀላሉ የይለፍቃሌን ሰጥቻቸው እንዲከፍቱት አደርጋለሁ ብዙ አይረብሸኝም። እንዳልኩትም ምንም የተለየ የምደብቀው ከእነሱ እንትን ምንም ማሸሸው ምንም አይነት ነገር ስልኬ ላይ አላስቀምጥም። መቀመጥ አለበት ወይም መደበቅ አለበት ብዬ የማስበው ማንኛውም ነገር ለላፕቶፔ ላይ ነው የማስቀምጠው ወደ ኮምፒውተሬ ነው የማስተላለፈው በቀላሉ። ስለዛ የይለፍቃል መጠበቅ ካለብኝ የኮምፒውተሬን የይለፍ ቃል ነው የማስቀምጠው ከዛ ባለፈ ደግሞ የምጠቀማቸው አንዳንድ አፕሊኬሽኖች አሉ። ጂሜል አካውንት አለ ብቻ ብዙ ብዙ አካውንቶቼ አሉ በስሜ የተከፈቱ። ወይም ደግሞ ሞባይል ባንኪንግ የምጠቀምበት የይለፍ ቃል አለ። ብቻ ከስልክና ከኢንተርኔት ውጪ ወይም ከኮምፒውተር ውጪ የይለፍቃል የምንጠቀማቸው ብዙ አይነት መተግበሪያዎች አሉ እና ለእነዛ መተግበሪያዎች ለእያንዳንዱ የራሳቸው የሆኑ የይለፍቃል አስቀምጥላቸዋለሁ። ለምሳሌ እንዳልኩት ነው ባንክ የምጠቀመበት ምንድነው መተግበሪያ ለማንም ሰው አሳልፌ አልሰጥም። የተለያዩ ከቢዝነስ ጋር የተያያዙ ነገሮች የምትጠቀምባቸውን መተግበሪያዎች ለማንም ሰው አላጋራም የይለፍቃሌን። በደንብ ነው በስነ ስርዓት ነው የምጠብቀው። ከዛ ባለፈ እንዲሁ እንዳልኩት ቀለል ያሉ ወይም ሁልጊዜ የሌለው እንደምንጠቀማቸው አይነት መተግበሪያዎች ሲሆኑ ግን ያን ያክል ብዙ የተደበቀ ነገር ስለሌላቸው እንዲሁ አቀላቸዋለሁና የይለፍ ቃሌን ለማንም አሳልፌ ሳልሰጥ በደንብ ነው የምጠብቀው ማለት ነው።

የመንገድህን ስም ታውቀዋለህ የመንገድህን ስም ታውቀዋለህ ወይ? ብዙ ምንም የተለየ የመንገድ ስም የለም እኛ ጋር አሉ አንዳንድ መንገዶች አሉ በሆነ ሰው ስም የተሰየሙ አንዳንድ መንገዶች አሉ። እኛ አካባቢ ማለት ነው ወይም ደግሞ እንደ ጎዳና ነው እንትን የሚሉት የሚሰየሙት በቃ እንደ ግል መንገድ ሳይሆን በጎዳና ነው የሚሰየሙት። እና የሚታወቁ ከዚህ በፊት ታሪክ ሰርተዋል ወይም ጀግኖች ናቸው ተብለው የሚታሰቡ ሰዎች በእነሱ ስም የተሰየሙ አንዳንድ መንገዶች አሉ። እኔ የምጠቀማቸው ማለት ነው እኔም ብዙ ጊዜ የማልፉባቸው የሚሄድባቸው እመልስባቸው አንዳንድ መንገዶች አሉ ከዛ ውጪ እነሱን አውቃቸዋለሁ በርግጥ ለማወቅ ብዙ እንትን ማድረግ አይስፈልግም ብዙ ነገር አይጠይቅም። ለምንድነው? አንደኛ የተለጠፈ እንትን አለው በጣም በትልቁ በየመንገዱ የተለጠፈ በየቦታው የተለጠፉ ስሞች አሉ ይሄ ጎዳና የእንትና ጎዳና ነው ተብሎ የተሰየመ ነው ምናምን የሚሉ ስማቸውን በትልቁ የተጻፉ ነገሮች አሉባቸው። እና እነዛን የመንገድ ላይ ስሞች ማየት ብቻ ነው የሚጠበቅብን እንጂ ምንም የተለየ ማጣራት የተለየ መጠየቅ ምናምን አይስፈልገውም። እና በዛ በዛ ምክንያት የማውቃቸው አሉ እና ደስ የሚል ነገር ነው አይደል ማለት ይገባቸዋል መታወስ ይገባቸዋል። ምክንያቱም ለመንገዳችን መንገድ የሆኑ ሰዎች ናቸው ለመንገዳችን እንዳልኩት በተለይ አንዳንዶቹ የምርም ጀግኖች ስለሆኑ እንኳንስ መንገድ ብዙ ነገር በስማቸው ቢሰየም በጣም እጅጉ በጣም የሚገባቸው ሰዎች ናቸው። የዛሬ መቆማችን ላይ የዛሬ መኖራችን ላይ የዛሬ የዚህ አይነት ለውጥ በተለያየ መንገድ ማለት ነው እና የዚህ አይነት ለውጥ በራሳችን በህይወታችን በሀገሪቱ ላይ እንድናይ እንዲታይ ያደረጉ ሰዎች ስለሆኑ እንኳንስ መንገድ እንዳልኩት ብዙ ነገር በስማቸው ቢሰየም የሚገባቸው አይነት ሰዎች ናቸውና የማይገባው ሰው ሊኖር ይችላል ግን የአቅሙን ያህል የሰራ ነው በቃ ሰርቷል በገባው ልክ ሰርቷል ምንም ሽምያ አያስፈልገውም። ያኔ ልክ ነው ብሎ ያሰበው ነገር አድርጓል ለዛ ደግሞ ሽልማትም ባይገባው ወይም ብዙ ነገርም ባይገባው ይሄ ግን በጣም ትንሹ ነገር ነው ብዬ አስባለሁኝ። እና እንደውም እስካሁን ይሄ ስም ስም ያልተሰጠባቸው ግን ደግሞ ስማቸው በየጊዜው ቢነሳ የሚደነቁ ትውልድን ሊያነቁ የሚችሉ ታሪካቸው ሁሉም ሰው ቢያውቀው ሊወዳቸው የሚችል ሰዎች አሉ እስካሁን ድረስ ግን በቃ ብዙ ሰው ያላወቃቸው ብዙ ሰው ያላስታወሳቸው የማውቃቸው አንዳንድ ሰዎች አሉና ይቆጩኛል የምር ይቆጩኛል። ማለት ይገባቸው ነበረ መታወስ ይገባቸው ነበረ መታወቅ ይገባቸው ነበር። እርግጥ ነው እነሱ አያዩቱም አይሰሙትም በቃ ወደ ማለት ወደ መኖሪያቸው ሄደዋል። ነገር ግን የነሱን ማስታወስ ለኛ ጥቅሙ ምንድነው? ስራቸው ምን ነበረ? እንዴት ነበር ወደዚህ ሀሳብ የመጡት? ከዛም ያስደንቃል የሰው አአምሮ በምን ያህል ልክ ለለውጥ መትጋት እንደሚችል በምን ያህል ልክ ማሰብ እንደሚችል የሰው ልጅ አአምሮ ማሳያ ናቸው። እነዚህ ሰዎች ብዬ ነው የማስበው እና ይሄንን ነገር ለማወቅ የግድ የነሱን ታሪክ የነሱን መንገድ እነሱ የሄዱባቸውን መንገዶች እነሱ የተከተሏቸውን መርሆች ማወቅና መመርመር አለብን ብዬ ከማሰብ የመነጨ ነው ይሄ። ማስታወስ አለብን ብዬ የምከራከረው እንጂ ለነሱ ምንም አየነት ለውጥ የለውም ለውጡ ለኛ ነው። የነሱን መንገድ ማስታወስ የራሳችንን መንገድ ማስታወስ ነው ብዬ አስባለሁ። እኛስ የት ነን ያለነው በምን መንገድ ነው እየሄድን ያለነው የሚጠቅመን የትኛው መንገድ ነው? ከዛ ደግሞ ብርታትም ነው አይደል ምንም በሌለበት ወይም አዲስ ያኔ አዲስ ተብሎ ለሚታሰብ ነገር ይሄን ያህል ከጀገኑ እኛም አንደኛ አዲስ ነገር ለመፍጠር መጀገን እንችላለን። ከዛ ባለፈ ደግሞ ያለንን የራሳችንን የህይወት ውጣ ውረድ በምን ያህል ልህቀት መወጣት እንደምንችል አቅማችን የሰው ልጅ አቅም ምን ያህል እንደሆነ ማሳያ ናቸው ብዬ አስባለሁና። አዎ አለሁ አውቃለሁ

እኔ የምወደው ቁጥር ስምንት ነው። ስምንትም የሚታወቀው ከ አንደኛ ቅርጹ ደስ ይለናል አይደል ድሮ ምን ትዝ ይለኛል የእጅ ጽሁፍ እየተለማመድኩኝ ማለት ነው ልጅ ሆኜ የእጅ ጽሁፍ እየተለማመድኩኝ አንድ ሁለት ሶስት ምናምን ያልኩኝ ሶስት በጣም ትከብደኝ ነበረ ማለት ጥሩ አድርጌ መጻፍም አልቻልኩበትም ነበር እስከሆነ ጊዜ ድረስ እና ከዛ ግን ምን በደንብ ችዬ ችዬ ነበረ ስምንት ቁጥር ግን በቀላሉ ነበር መጽፋት ከድሮ ማለት ነው። ድሮ ልጅ ሆኜ ማለት ነው። እና ወንድሜ ምን ይለኝ ነበር ስጽፊ ክብ እኮ ነው በቃ ዜሮ መጽሐፍ ትችይ የለ ይለኛል። አዎ እለዋለሁ። ከዛ ሁለት ዜሮ ማገናኘት ነው። ምንም ቀላል ነው ምናምን ይለኛል። ከላይ ዜሮ አድርግና ከታች ደግሞ መልሼ ዜሮ ሳደርግበት ስምንት ይሆናል ማለት ነው። እና ይበልጥ ይቀለኝ ነበረ ስምንት ቁጥር። እና ከበተወሰነ መልኩ ከዛ ጋር የሚገናኘን ነገር ይኖረዋል ብዬ አስባለሁ። የልጅነት ትዝታ የልጅነት አይምሮዬ የፈጠረው ነገር ስለሆነ። ከዛ ባለፈ ግን ስምንት ቁጥር ከመትረፍረፍ ጋር ይገናኛል። መንፈሳዊ ትርጉሙ የስምንት ቁጥር ትርጉም መትረፍረፍ ነው። መትረፍረፍ ማለት በበረከት መትረፍረፍ ማለት ነው። በብዛት መትረፍረፍ ማለት በህይወቴ ትንሽ ነገር አልወድም በቃ። የተሰጠኝ ትንሽ አይደለም፤ ብዙ ነው። ከሚገባኝ በላይ ነው። ከለመንኩት ከጠየኩት እጅግ በጣም ተልቆ ሆኖ የተሰጠኝ። ለዛም አመሰግናለሁ። ከዛ እንዳልኩት ደግሞ መትረፍረፍ እወዳለሁ በቃ። አንድ ነገር ከሚያንስ እንዲያንስብኝ አልፈልግም። ምንም ነገር ማስተናገዳውን ነገር እንዲያልፍ እንዲያንስብኝ አልፈልግም፤ ምበላው የምጠጣው ነገር እንዲያንስብኝ አልፈልግም። ሌላው ቢቀር የምቀመጥበት ነገር እንዲያንስብኝ አልፈልግም። እንዲህ ትረፈረፍ ነው የምፈልገው። አለም ራሳችን በቃ አእምሮአችን ዘግተነው የድህነት የማጣት አስተሳሰብ ራሳችንን ስላጠረ ነገሮች አጠሩብን እንጂ አለም ተትረፍርፋ ነው የተሰጠችን። የአለም አቅም የመሬት አቅም የ የሰው ልጅ አቅም ማለት ተትረፍርፎ ነው የተሰጠን። እና ከዛ ነገር በቀጥታ ስለማገናኘው ስምንት ቁጥርን በጣም ነው። ምወዳት እና እንዳልኩት መትረፍረፍ ሲባል ስስት አይደለም። በቃ ወይ በረከት ነው። እንዳልኩት አለም ተትረፍርፋ ነው የተሰጠችን። መሬቱ የማምረት አቅሙ የመስጠት አቅሙ የማብቀል አቅሙ ከሁሉም ነገር ተትረፍርፎ ነው የተሰጠን። ከአቅም ተትረፍርፎ ነው የተሰጠን ከብቃት ተትረፍርፎ ነው የተሰጠን። እና እንዳልኩት ያነሰ ነገር እኔ ደስ አይለኝም። ሁሉ ነገር እንዲህ በዛ ለሁሉ ሰው በኩል ተላርሶ ትንሽ ነገር ትንሽ የሚሆንበት ጊዜ ሆኖ ነገርም እንዲትረፈረፍ ነው የምፈልገው። እና እንዳልኩት መትረፍረፍ ሲባል ስስት አይደለም። ብዛት ነው። መኖር ነው፤ ማመስገን ነው። ከ ከምስጋናችንም ነው መትረፍ ያለው። ከፍቅራችንም ነው መትረፍረፍ ያለው። ማለት ስንሰጥ መቆጣብ የለብንም። ስንሰጥ ማለት ማንም ነገር ስንሰጥ ገንዘብ ስንሰጥ ልብን ስንሰጥ ራሳችንን ስንሰጥ በመትረፍረፍ መሆን አለበት። ካለምንም ቁጠባ ካለምንም መያዝ ነው ራሳችንን መስጠት ያለብን ለምንወደውና ለምናምነው ሰው ራሳችንን ነው መስጠት ያለብን። ፍቅራችንን ሳንሰስት በመትረፍረፍሩ መስጠት ያለብን ከገንዘባችን ሰንሰሰት በመትረፍረፍ ነው። ከሰላማችን ካለን ሁሉ ነገር ስንሰጥ በመትረፍረፍ ነው መሆን ያለበት። እና እንዳልኩት በመንፈሳዊ ትርጉሙ ስምንት ቁጥር ከምትረፍረፍ ግ ሚያያዝ ቁጥር ነው። የመትረፍረፍ ትርጉም የመትረፍረፍ ምሳሌ ተደርጎ ነው የሚወሰደው ስምንት ቁጥር። እና ይበልጥም ምወደው ቁጥር ያው ስምንት ቁጥር ነው።

ቤትህን ምን ያህል ጊዜ ታጸዳለህ? በየቀኑ ቤቴን በየቀኑ ነው የማጸዳው ማለቴ የግድ ነው። ቤት በየቀኑ መጽዳት አለበት። ለአብዛኞቻችን ቤታችን የእረፍት ቦታችን ነው አይደል? ብዙ ረጅም ሰአቶቻችን የምናሳልፈው ቤታችን ውስጥ ነው። እና ደግሞ መሄጃችንም ነው ቤታችን መሄጃችን ነው ቤት ሲባል ማረፊያ ነው። ዞሮ ዞሮ እየዞርኩት እውል እና መጨረሻ ሀረሙ የምትተርፍበት ራስህን ራስህን የምታዘጋጅበት እንትን ነው ቤት በቃ ማረፊያ ነው። እና በተቻለ መጠል ቤታችን ጽዱ መሆን አለበት ንጹህ መሆን አለበት። ለዚህ ደግሞ በየቀኑ መጸዳት ነው ያለበት ራሳችን በየቀኑ እናጸዳ የለ። ፊታችን በየቀኑን እናጥባለን ሰውነታችን በይ ቀኑን እንታጠባለን እና የምንጠቀማቸው እቃዎች የምንለብሰው ልብስ የምናስቀምጥበት ቦታ ሁሉ አንደኛ ሁሉም ነገር። ጽዳት ሲባል በውሃ ማጠብ ወይም ቤቱን መወልወል ብቻ አይደለም። ሁሉም ነገር ቅንጅት መቀመጥ ባለበት ቦታ በትክክል መቀመጥ መቻል እሱ ራሱ ጽዳት ነው። እና በየጊዜው እኔ ቤቴን በየቀኑ ነው ማጸዳው። ጠዋት ተነስቼ ከማደርጋቸው ተግባራቶች መሃል አንደኛው ቤትን ማጽዳት ነው በተለይ ጠዋት ስነሳ። ተነስቼ ራሴን ራሴን አጸዳጅቼ ለቀኑ ዝግጁ ካደረኩኝ በኋላ ቁርሴን እበላለው አይደል ነው አይደል? ቡና እጠጣለሁ ከዛ በኋላ ምንድነው የማደርገው? የበላሁበትን የጠጣሁበትን ሁሉም ነገር እንደገና አጥቤ አጽድቼ የተጠቀምኩበትን ቦታ በስነ ስርዓት አጽድቼ የተጠቀምኳቸውን እቃዎች በስነ ስርዓቱ ወደ ቦታቸው መልሼ ከዛ በኋላ ነው ወደ ስራ ምወጣው ማለት ነው። ማታም ስመለስ እንደዛ ነው የማደርገው። አንደኛ አጽድቼው ስለምሄድ ብዙ የተዝረከረ ምንም የተዘረከረ ነገር አይጠብቀኝም። አዝርቼው ስለማወጣ ማለት ነው። እና እሱን ማታ ስመጣ እንደዛ ሆኖ ነው ቤቴ እንዲጠብቅ የምፈልገው የምወደውን ሽቶ ለስንት ሼፕ በቃ ብቻ ደክሞኝ ነው። የምመጣው ከስራ ስመጣ ደክሞኝ ነው የምመጣው እና በትቻለኝ መጠን። በተቻል መጠን ቤቴ ስመለስ ስራ እንዳይጠብቀኝ ነው የምፈልገውና ስመጣ ሁሉም ነገር ጽዱ ሆኖ አምሮበት እንዲጠብቀኝ ስለምፈልግ። ስወጥ አጽድቼ አስተካክቴክዬ ነው የምወጣው። እንዳልኩት ስመለስ በቃ ማረፍ ብቻ ይሆናል ከዛ በኋላ ስራዬ ማለት ነው። እና ማታም ደግሞ በተመሳሳይ ራት ሰርቼ ያለውን ነገርም ከቅራረብኩኝና ራቴን ከተመገብኩኝ በኋላ በተመሳሳይ የተጠቀምኩባቸውን እቃዎች ያቆሸሽኩትን ቦታ ሁሉ ነገር አጽድቼ። ልብሶች በየቦታው አስቀምጬ ሁሉ ነገር ብቻ መሆን ባለበት ቦታ ሁሉ አሰናድቼ ነው የምተኛው። እና በሳምንት አንድ ጊዜ ደግሞ ጥርት ያለ አይነት አጸዳድ አጸዳዋለው ጥርት ያለ ሲባል ላይ ላይ ነው ሳይሆን በደንብ በደንብ እያንዳንዱ ነገር እየፈተሽኩኝ አልጋ ስር ሶፋ ስር ጠረጴዛ ስር ሁሉ ነገር ከእንደገና ከእንደገና አጸዳዋለሁ ማለት ነው። ለሳምንት እጽዱ እንዲሆን ግን እንዳልኩት በየቀኑ በየጊዜው ስለማትዳው ያን ያክል የተለይ ቆሻሻ አላገኝም አልጋ ስርም ቢሆን ያን ያክል የተጋነነ ቆሻሻ ነገር አላገኝም ግን። መጸዳቱ ጥሩ ነው አንዳንድ ጊዜ የማናገኛቸው ቦታዎች አሉ አይደለ? ለምሳሌ እንዳልኩት አልጋ ስር ብዙ ጊዜ የምቀርበውን አናጸዳውም አናገኘውም። ስለዚህ እንደዚህ በየጊዜው ጥርት ያለ አይነት አጸዳድ ሁሉን ነገር አነሳስተን ከእንደገና አስተካክለን አሳምረን በየቦታው መመለስ። ሌላኛው ነገር ማውራት የምፈልገው ነገር ምንድነው? ጽዳት ሲባል በቃ ልብሶቻችን ጽዱ የቤት ጽዳት በቃ እሱ ነው። ቤቱ ወለሉ ብቻ ሳይሆን የሶፋ ጨርቃችን መጋረጃዎቻችን የምንጠቀማቸው ልብሶች የምንጠቀማቸው እቃዎች ማስቀመጫዎቹ ጠረጴዛው ሁሉ ነገር። የማንፈልጋቸው ነገሮች መጣል በቃ ተጠቅመን የማንፈልጋቸው ነገሮች ከሆኑ መጣል። የተጠቀምናቸው ወረቀቶች ከዛ በኋላ የማያስፈልግን ከሆነ መጣል ወይም ሊጠቀማቸው ስል ለሚችላቸው ሰው መስጠት የቤት ጽዳት ይሄን ሁሉ ነገር ያካትታል። ብዬ አስባለሁና እኔም የራሴን ቤት በጊዜው ነው ማጸዳ

በስራ ላይ ችግሮችን ትፈታለህ? አዎ ማለት እንደ ባህሪ ሆኖ እንደ ለስራው ባህሪ ሆኖ የኔ ስራ ጠብቀህ አካዳሚዎች ጋር የሚገናኝ ነገር ስለሆነ ደንበኞቻችን የሚያነሷቸውን ሀሳቦች የሚያነሷቸውን ችግሮች ወይም አይነት ስራዎች ሆና አስተያየቶች የማስተካከል እና የመፍታት ስራ በዋናነት የኔና የአለቃ የስራ ነውና በቅርበት ምክታተለው እሱ እና እኔ ነኝ። ከዛ በኋላ ምንድነው የማደርገው አንደኛ አጠቃላይ የስራው ሂደት ላይ ምን አይነት ችግሮች አሉ የሚለውን ነገር በየሳምንቱ ስብሰባ ስለምናደርግ እነሱን መጀመሪያ እናያቸዋለን። ምንድነው ያለው ችግር ወይ ደግሞ አንዳንድ ቀን ነገሮች ባሰብናቸው መንገድ አይሄዱም አይደል? እና ነገሮች እንዳልኩት ባስብናቸው መንገድ ሳይሄዱ ሲቀሩ በምክንያት ነው የሚለውን ነገር መጀመሪያ ለመረዳት እንሞክራለን። ከዛ በኋላ እሱን እሱን እየተረዳን በኋላ ችግሩን ለይተን ካወቅን በኋላ ምክንያቱም ችግሮችን ለመፍታት የመጀመሪያው ስራ መሆን ያለበት የችግሩ መነሻ ምንድነው? በምን ያህል ፍጥነት ነው? ችግሩ እየተባባሰ ያለው ከዛ ባለፈ ደግሞ በምን ያህል መጠንስ ነው? ችግሩ ስራችን ላይ ተጽዕኖ ሊያሳድር የሚችለው የሚለውን ነገር ለመረዳት ያስችለናል ማለት ነው እና እሱን ለማወቅ እሞክራለሁ። መጀመሪያ ከዛ በኋላ በዚህ ዙሪያ ላይ ተጠያቂ ሊሆኑ የሚገባቸው ሰዎች ካሉ ተጠያቂ ሲባል ልንይዛቸው ወይም ልናስፈራራ ሌላ ነገር ሳይሆን እንዴት ችግሩ ሊፈጥር እንደቻለ ለማወቅ እና ለመረዳት እንዲያመቸን ማነው ተጠያቂ ሀላፊነቱ መውሰድም ያለበት ሰው ማነው የሚለውን ነገር እንረዳለን እናውቃለን። ከዛ በኋላ ወደ ችግሩ ወደ መፍታት እንሄዳለን ማለት ነው። ችግሩ ስንፈታው ደግሞ እንዳልኩት መጀመሪያ የሱ የችግሩን ስር አውቀናል መነሻው ምን እንደሆነ አውቀናል። ምን ያህል ስራችንን ላይ ጫና ሊያሳድር የሚችል ነገር እንደሆነም ተረድተናል። ከችግሩ ሲፈጠረው ማነው? ከምን የመነጨ ነው? እንዴ አይነት ችግር መታየት የጀመረው የሚለውን ነገር ካየንና ከተመለከትን በኋላ ሀላፊነት ከሚወስዱ ሰዎች ጋር ማውራት እንጀምራለን ምንድነው የተፈጠረው? ምን ያህል ጊዜ ይወስደዋል ምን ያህልስ በዚህ አይነት ሁኔታ ቆይተናል የሚለውን ነገር ለመረዳት መሆን እንሞክራለን። እሱን ከተወያየና ካወራንበት በኋላ ችግሩ ወደ መፍታት ነው የምንሄደው ማለት ነው። ችግሩን ስትፈታ ደግሞ በተመሳሳይ ለዛ ችግር መፈጠር ሀላፊነት የወሰዱ ሰዎች ጋር አብረን ቁጭ ብለን የመፍትሄው አካል እንድናደርጋቸው ማለት ነው። ምንድነው የተፈጠረው? በምን አይነት ምክንያት ነው? ይሄ ችግር ሊከሰት የቻለው የሚለውን ነገር ከተረዳን በኋላ ችግር ውስጥ ለመፍታት ምን ማደግ አለብን? በምን መንገድ ነው ልንረዳቸው የምንችለው? የሚለው እንደገና እንደገና በማውራት መመካከር ለማወቅ ችግሩን ለመፍታት እንሞክራለን ማለት ነው። እና ችግር የመፍታት ሂደት እንዳልኩት ችግር የመፍታት የመፍታቱ ሂደት የማወቅ ሂደቱን የሚያጠነክር ነው ብዬ አስባለሁና። ችግሩን አውቀነዋል ከምን የሚያነጨ መሆኑን ተረድተናል ከዛ በኋላ ማድረግ ያለብን ነገር ችግሩን የመፍታት ሂደት ይሆናል ማለት ነው። እና መፍትሄዎቹ ምንድን ናቸው? በምን ያህል ፍጥነት ነው? መሄድ ያለብን እንዴት ባለው መንገድ ነው የምንሄደውስ? ነው አሁን ካለን ውጤት የተሻለ ውጤት ማግኘት የምንችለው የሚለውን ነገር መረዳት እንጀምራለን ማለት ነው። እና

ምን ያህል ጊዜ ስብሰባ ታደርጋላችሁ? ምን ያህል ጊዜ? በየሳምንቱ አንዴ ስብሰባ እናደርጋለን ሁል ጊዜ የመጀመሪያ ምናደርገው ስብሰባ ሁሌ ሰኞ ሰኞ ከስራ ከመጀመሪያችን በፊት እናወራለን ተሰብስበን ስለምንሰራው ስራው እየሰራን እሰራነው ስላለው ስራ የተወሰነ ነገር ለመውራት እንሞክራለን በተለይ ደግሞ በብዛት አንዳንድ ጊዜ ምን ይሆናል በብዛት አዳዲስ ደንበኞች በብዛት የምንቀበልበት ጊዜ አለና እና እንደዛ በሚሆንበት ጊዜ የግድ መሰብሰብ ስላለብን ስብሰባዎች ይኖሩናል። ማለት በየቀኑም ሊደረግ ይችላል እንዳልኩት እንደየስራ ሁኔታው ስለሚለያይ ማለት ነው። እንትን ብዙ ሲሆን አዳዲስ ደንበኞች ብዙ ሲሆኑና በተለይ ደግሞ ከዚህ በፊት ሰርተናቸው የማናውቃቸው አይነት ስራዎች ከመጡ የግድ መውራት ስላለብን የግድ እንትናችን ላይ አንድ መሆን ስላለበት ሀሳባችንና የምናደርገው ነገር አንድ መሆን ስላለበት ስብሰባ እንሰበሰባለን በየጊዜው። ከዛ ውጪ ከስራም ከማስረከባችን በፊት የመጀመሪያ የመጨረሻ ስራ ሰርተን ከማስረከባችን በፊት አውርተን ተገናኝተን ለመውራት እንሞክራለን። አንዳንድ ጊዜ ስብሰባችን በስራ ሰዓት ላይ ይሁንና በዚያው መስሪያ ውስጥ የመደብናት የሆነች ትንሽዬ ክፍል አለች ለስብስብ ብለን የመደብናት ክፍል እሷ ክፍል ላይ ተሰብስበን እናወራለን እንወያያለን። ስላለው ነገር በጥልቀት ለማየት እንሞክራለን። ከዛ ውጪ ግን አንዳንድ ቀን የምንሰበሰብበት ጊዜ ከስራ ውጪ ሊሆን ይችላል። አለቃችን በጣም መልስ ይሄ ምንድነው? አራዳ የሚሉት አይነት ሰው ነው እና በጣም ባሪፍ ነው እንትን የሚንከባከበን ማለት ነው። እና እሁድ በተለይ ሲሆን ለም ለሴ ለስራ ማውራት ካለብን ለምሳሌ ሰኞ መረከብ ያለበት ስራ ሆኖ ዛሬ ወይም ቅዳሜና እሁድ ዝም ብለን ማለፍ አንችልምና የግድ መሰብሰብ ስላለብን። እኛም እኔ በተለይ የሚቀርበኝ የሆነ ቦታ አለና እዛ ቦታ ሄደን ተሰብስበን ስላለው ነገር እናወራለን ከማስረከባችን በፊት በደንብ በደንብ እናወራበታለን። አንዳንድ መስተካከል ያሉ ያሉባቸው ነገሮችም ከተገኙ እዛው አስተካክለን ነገሩን ጨርሰን ከዛ ጌን ምንድነው እየተዝናናን ነው ወይ ስለሰራ እያወራን ነው የሚሆነው ማለት ነው። ውጪ ስለሆነ ከስራ ሰዓት ውጪ ከስራ ቀን ውጪ ስለሆነ እያደረግነው ያለው ነው። ምሳ ሰዓት ላይ ከሆነ ምሳ በልተን ራት ሰዓት ላይ ከሆነ ራ ራታችን በልተን እያወራን ስለ ከሰው እጅ ስላሉ የግል ግዳይ ጉዳዮቻችን አንዳንድ ነገሮችን እያነሳን አሪፍ ሚባል ሚባል የ ምንድነው የአብሮ ሰራተኛ ቀን? ጊዜ ነው የምናሳልፈው እና እንዲ እንዲ እንዲ ያሉ መደበኛ ያልሆኑ ግን ደግሞ አልፎ አልፎ የምናደርጋቸው። ልምዶች አሉ ከስራ ባልደረቦቻችን ጋር። ይሄን ይሄን ስቆጥር በምናልባት በሳምንት ሊሆን ይችላል በየቀኑም ሊሆን ይችላል እንዳልኩት በወር አንዴም ሊሆን ይችላል። አንዳንድ ቀን ስራ ይቀዘቅዛል ደንበኞች አይመጣውም ምናምን እንዲህ ባለው ሰዓት ብዙ መገናኛታችን ብዙ እንትን ላይኖረው ይችላል። አስፈላጊ ላይሆን ይችላል። ግን ደግሞ አዳዲስ ደንበኞች በሚበዙበት ጊዜ እና ስራዎች በሚደራሩበት ጊዜ አንደኛ የስራ ክፍፍላችን በደንብ ማወቅ ስላለብን ከዛ ደግሞ ነገሩን ወይም ስራውን በደንብ ሁላችንም በኩል መረዳት ልንረዳው ልንረዳው ስለሚገባ። ማለት አንዳችን ተረድተነው አንዳችን ካልተረዳነው ስራችን ሙሉ አይሆኑም ስለዛ የግድ ማውራታችን መሰብሰባችን ግዴታ ነው ማለት ነው። እና እንደዛ ስለሚሆን ለስራው መሳካት ለ ለድርጅቱም ስኬት ለሁላችንም የሚበጀው ማውራታችን ስለሆነ በየጊዜው የተሰበሰበን ስላለው ነገር ለመነጋገር እንሞክራለን ማለት ነው።

አስተያየት መቀበል ትወዳለህ አስተያየት መቀበል እወዳለሁ። ማለት የማይወደድ ነገር አይደለም ሲጀመር አስተያየት የሚሰጥህ ከቅርብ ጊዜ ወዲህ የገባኝ ነገር ምንድነው አስተያየት የሚሰጥህ የሚወድህ ሰው ነው? አስተያየት የሚሰጠህ አንተ እንድትስተካከል የሚፈልግ ሰው ነው። ማለት አንዳንድ ሰው እኮ የምታደርገው ነገር አይቶ እንደ ባላየ ሊያልፍ ይችላል እንደ አላየ ማለት ነው ሊያልፍህ ይችላል። ምንም ነገር ምንም ያህል መጥፎ ነገር ላይ ብትሆን ምንም ያህላ ጥሩ የማይባል ነገር ላይ ብትሆን አይቶ እንዳላየ ማለፍ ይችላል። ግን እንደሌላው ሰው አልፎ እያየ እንዳላየ ሆኖ ማለፍ ሲችል መጥቶ ስላለው ነገር እንዲህ የሆንክ ነው እንዲህ እያደረክ ነው እንዲህ ብታደርግ ይበልጥ ይጠቅምሃል የሚለውን ነገር የሚሰጥህ ሰው። እውነት ያንተን ለውጥ የሚፈልግ ሰው ነው ያንተን መሳካት የሚፈልግ ሰው ነው። ያንተ በጎ መሆን የሚፈልግ ሰው ነው እና መጠላት ያለበት ወይም ደግሞ መወደድ የማይገባው ነገር ነው ብዬ አላስብም። ሁላችንም ድክመት አለን ሁላችንም የማንችለው ነገር አለ። በቃ ማለት ሁሉ ሰው ሁሉ ነገር ሊችል አይችልም ማንችለው ነገር አለ ማንሸከመው ነገር አለ የማይገባን ነገር አለ ያልገባን ነገር አለ። እና እኛ ያልገባን ሌላ ሰው ገብቶት እንዲህ እኮ ብታደርግ ቢለን ወይ ደግሞ በገባው ልክ ቢያስረዳን ወይ ሊነግረን ቢሞክር ምንም ሚያናድድ ነገር የለውም ብዬ አስባለሁ። እርግጥ ነው። ብንናደድ ራሱ ትግላችን ወይ ንዴታችን ከሰውየው ጋር ወይ አስተያየት ከሰጠን አካል ጋር ሳይሆን ከራሳችን ሀሳብ ጋር ነው። ምክንያቱም ገብቶናል ብለን አደል እየኖርን የነበረው ልክ ነን ብለን አደል የነበር እየሞከርን እየ እየኖርን እየታገለን የነበረው። ከዛ በመሃል ልክ አይደለህም ወይ ደግሞ ይሄ ነገር እኮ በዚህ መንገድ ከምታደርገው ይልቅ በዚህ ነገር በዚህ መንገድ ብታደርገው ይሻላል የሚል ሌላ አቅጣጫ አንድ ሰው ቢያሳየን። ሙግቱ ሚሆነው ከሰውየው ሀሳብ ጋር ሳይሆን ከመጣው መንገድ ጋር ሳይሆን ከራሳችን ሀሳብ ጋር ነው ማለት ነው። ምክንያቱም ያመነው ነገር ነው አምነንበት እየሄድንበት የነበረ መንገድ ነው። አይ በሆነ በሆነ አጋጣሚ ለሆነ ለሌላ ሰው ታይቶት ልክ አይደለም በዚህ መንገድ ብታደርገውስ እንዲህ እኮ ቢሆን ነበር ጥሩ። የሚለው ነገር አስተያየት ሲሰጠን እንዳልኩት ከማንም ጋር ሳይሆን ትግሉ ከራስ ሀሳብ ጋር ነው ይዘነው ተረድተነው ከነበረው ሀሳብ ጋር ነው ማለት ነው። ትግሉና የሚከብድ ነገር አለው የማያስወድድ ነገር አለው ምክንያቱም የያዝነውን ነገር መጣል ቀላል አይደለም። ከዚህ በፊትም እንረዳ የነበረውን ነገር መጣል ቀላል አይደለም። ትግል ይፈልጋል መራራት ይፈልጋል። ለለውጥ ዝግጁ መሆንን ይፈልጋል። እና ዝግጁ ላልሆነ ሰው ሲጀመር አስተያየት መስጠት ትርፉ ጥላቻ ነው ሊሆን የሚችለው። እና ሰው ግን በቃ ለመለወጥ ዝግጁ ሳይሆን ሲቀር ነው ባስታየት ሊናደድ የሚችለው እና እኔ ደግሞ አስተያየት መቀበል እወዳለሁ እንዳልኩት ነው። የሆነ የሆኑ ያህል ነገሮች ሊያናድዱኝ ይችላሉ የማልቀበላቸው እችላለሁ መቀበሉ ደግሞ ይበልጥ ሊያናድደኝ ይችላል። እንዴት እንደዚህ ይናገረኛል ብዬ ልል የምችልባቸው አጋጣሚዎችም ሊኖር ይችላል። ወይም የሉም ሊል አይችልም ግን በኋላ ሲገባኝና በኋላ ስረዳው ግን ለካ ለራሴ መልካም ነው ማለት ለኔ ጥሩ ስለሆኑ ነው። እና ያ ሰው ልወደው ላከብረው ልቀበለው እና ደግሞ የግድ መቀበልም አይጠበቅብንም አለች አስተያየት የተሰጠው ሁሉ። ልንቀበለው የሚገባ ላይሆን ይችላል ግን ሰውየው ወይም ያ ሰውየው የተናገረን ሰው የበሰለውን የተናገረው ለእኛ ልክ ብሎ የሚያስበውን ነገር ነው የተናገረው። እና መቀበልም ባንችል ግን ለዛ ሰው መጥፎ አስተያየት መስጠት ወይ ደግሞ ለዛ ሰው አስተያየቱን አለመረዳት እና ለምን እንዲህ ይለኛል ብሎ በዛ ሰው መናደድ ግን ልክ ነው ብዬ አላስብም

"ምን አይነት ልብስ መልበስ ትወዳለህ?" እኔ ምን አይነት ልብስ መውደ መልበስ የምወደው ብዙ ብዙ አይነት እኔእንጃ እኔ የፋሽን አድናቂ ነኝ። እና ብዙ አይነት ልብስ ነው ምወደው። በተለይ ግን ሁሉም አይነት ልብስ የመጣ አይነት ፋሽን የምከተል አይነት አይደለሁም እ ማለት ፋሽን ሆኖ ግን ማልወዳቸው አንዳንድ ልብሶች አሉ። በቃ አረ አንዳንድ በቃ የሆነ አጉል ቄንጠኛ ነኝ የሚል ልብስ እኔ አልወድም። በቃ ከ ይሄ መደበኛ ልብስ የሚለበስ አለ አይደለ ለምሳሌ ሴት ስትባል የሆነ ቀሚስ ከላይ ወይ ለምሳሌ ብርድ ከሆነ ወይ የሆነ ንፋስ የበዛበት ወቅት ላይ ከሆነ ከላይ የሆነ ኮት ነገር ትደርባለች ወይ የሆነ ጃኬን ነገር ትደርባለች ከዛ ግን ቀሚስ ቀለል ያለ ጫማ አነስ ያለች ቦርሳ የሚያምር የፀጉር እስታይል ከዛ የሚያምር ሽቶ ከተቀባች ይሄ መደበኛው የሴት ልጅ አለባበስ ነው አይደለ ከዛ አለፍ ብሎ የሆነ ነገር ላዩ ላይ መጨመር የሆነ ነገር ማድረግ ኢሄ በፍጹም ይሄ የታዋቂ ሰዎች የሚመስል ወይ ይሄ ማለት ከተለመደው የሆነ ገነን ያለ አይነት አለባበስ በፍጹም እኔ መከተል ደስ አይለኝም። መልበስ ደስ አይለኝም ምንም አይነት ምቾት አይሰጠኝም። አሉ እንደዛ የሚያምባቸው ሰዎች አሉ በቃ በየጊዜው እዛ መልበስ የሚችሉ ግን እኔ ከእንደዛ ሰዎች መሃል አይደለሁም እና ብዙ አልወደውም ብዙ ደስ አይለኝም እንደዚህ አይነት ስታይሎች የአለባበስ አይነቶች እንደዛ ደስ አይለኝም ከዛ ባለፈ ግን ይሄ ከመደበኛው ግን ትንሽ ወጣ ያለ ነገር ደግሞ እወዳለሁ በትንሹ በጣም በትንሹ አሁን እንዴት ነው እ በቃ ለመዘነጥ ወይ ደግሞ ጥሩ አለባበስ ለብሻለሁ ብዬ ለማለት አንደኛ ጥሩ አንደኛ ንጹህ መሆን አለብኝ የመጀመሪያው ነገር በቃ ሰውነቴ ንጹህ መሆን አለበት ፀጉሬን ንጹህ መሆን አለበት የለበስኩት ልብስ ንጹ ጽዱ መሆን አለበት ሌላው ቀርቶ ቦርሳዬ ጽዱ መሆን አለበት ማለት ቦርሳዬ ውስጥ ያሉት ነገሮች በቃ የምፈልጋቸው ነገሮች ብቻ መሆን አለባቸው። ከዛ ያለፈ የሆነ የተዝረከረከ ነገር አይምሮዬን ያጨናንቀዋልና እኔ አልወድም እንደዛ መጀመሪያ እነሱን አረጋግጣለሁ ከዛ ባለፈ ግን ቀሚስ መልበስ እወዳለሁ በጣም የቀሚስ አልባ አድናቂ ነኝ ደግሞ ያምርብኛል አዎ በደንብ ደግሞ የሚያምርብኝ እና ቀሚስ መልበስ እወዳለሁኝ ከዛ እንዳልኩት ደግሞ አነስ ያሉ ቦርሳዎች መያዝ እወዳለሁ ለስራ ስወጣ የሆነ ተለቅ ያለ ቦርሳ ነው የምይዘው ምክንያቱም አንደኛ ሙሉ ቀን ምውለውና ልክ የሚያስፈልጉኝን ነገሮች ለምሳሌ ሽቶ ሊሆን ይችላል ሎሽን ሊሆን ይችላል ፀጉር ማበጠሪያ ሊሆን ይችላል የሆነ ፀጉር ማስተካከያ ብቻ የሆኑ የሆኑ ነገሮች አሉና እነሱን መያዝ አለብኝ ላፕቶፕ እይዛለሁ ቻርጀር እይዛለሁ ስልኬን እይዛለሁ የብር ቦርሳዬን እይዛለሁ ምናምን ስለሆነ ተለቅ ያለ ቦርሳ ነው ለወትሮም ምይዘው ለስራ ስወጣ ከዛ ባለፈ ከስራ ውጪ ለሆነ ጉዳይ ስወጣ ግን አነሰ አነስ ያሉ ቦርሳዎች የተወሰነ ነገር ብቻ ከያዙልኝ በቂ ናቸው ልል የምችላቸው አይነት መጠን ያላቸው ቦርሳዎች ነው የሚይዘው እና በቃ በጣም እኔ ያዘንጠኛል ብዬ የማስበው ነገር ቦርሳ ነው ሴት ልጅ ሚያዘንጣት ቦርሳ ነውና ቀሚስ መልበስ እወዳለሁ እንዳልኩት ቀሚስ ብዙም ረጅም ያልሆነ ብዙ ደግሞ በጣምም አጭር ያልሆነ ቀሚስ የሆነ ከጉልበት ትንሽ ወረድ ያለ አይነት ቀሚስ መልበስ እወዳለሁ ከዛ አንገቴ አካባቢ ትንሽ የተከፈተ ነገር እወዳለሁ የሆነሽ ሽፍንፍን ያለ ክድንድን ያለ ነገር ደስ አይለኝም። የሆነ አለ አይደለም ፒትሊስ አይነት ስታይሎች አሉ አይደለ እነሱ አይነት ስታይሎች ብዙ ደስ አይሉኝም ከዛ ይልቅ አንገቴ አከባቢ ወይ ደረቴ አከባቢ ትንሽ ከፈት እንዲል እወዳለሁ። የማልወደው ነገር ምንድነው ጀርባዬ ሲከፈት አልወድም። የሆነ ጀርባዬ ባዶ ሲሆን ብዙ ደስ አይለኝም። ከፊት ለፊት ነው ይበልጥ ክፍት እንዲሆን የምወደውና ያምርብኛል ደግሞና እንደዛ ሲሆን እወዳለሁ ከዛ ባለፈ ደግሞ ሱሪም እለብሳለሁኝ ጨርቅ ሱሪዎችም አሉ ይሄንን ጥብቅ የሚያደርጉ አይነት ታይት የሆኑ ሱሪዎችም ቱታዎችም እለብሳለሁ እና እንደምሄድበት ቦታ የሚለያይ ነገር ቢሆንም በብዛት ግን የቀሚስ ስለባሽ ነው ብዬ ነው ላወራ የምችለው

በስራ ጊዜ እረፍት ታደርጋለህ? በስራ ጊዜ አንድ አንድ ሰዓትም ይሆን የሻይ ሰዓት አለን። ቀን ሙሉ በምንሰራበት ሰዓት ለምሳ ከምንጠቀምበት ሰዓት ውጪ የሻይ ተብሎ አንድ ሰዓት ይፈቀድልናል። እና እንዴት ነው የሚሆነው? ከፈለግን ግማሽ ሰዓት ግማሽ ደቂቃውን ከሰአት በፊት ልናደርገው ከዛ በኋላ ደግሞ ግማሹን ከስዓት በፊት ወይ ከስዓት በኋላ እያደረግን መውጣት እንችላለን። አልያ ደግሞ ጠቅልለን አንድ ሰዓትን ሞሉ ልንጠቀመው እንችላለን። እና ስራ ከ አንደኛ ከኮምፒውተር ጋር ነው ምንውለው ከዛ ውጪ ደግሞ በጣም ትኩረት የሚፈልግ አይነት ስራ ነው የምንሰራው። እና አይነት የስራ ላይ የስራ ሰዓት እረፍት መውሰዳችን ለስራው ጠቀሜታ አለው ብዬ አስባለሁ። የተወሰነ መልኩ እንሰራለን መጀመሪያ ረጅሙን ሰዓት ስራና የሆነ ያህል የሆነ ያህል ሰዓት ከዛ በኋላ በመሃል አንድ ሰላሳ ደቂቃ ምናምን የሚሆን የሻይ እረፍት ይሰጠናል መውጣት እንችላለን በዛን ሰዓት ደግሞ ሩቅ እኮ መሄድ አይጠበቅብኝም። ለሻይ ብለን አቅራቢያችን ለመስሪያቤት ቤት አንድ ህንፃ ላይ አብሮ ያለ ካፌ ያለና እዛ ካፌ ላይ የተወሰነ ነገር ጠጥተን ወይ በልተን አለ ያ ደግሞ ውሃም ቢሆን ጠጥተን ተመልሰን ወደ ስራችን እንመለሳለን ማለት ነው። እኔ በግል ላይ ሙሉ ሰዓት በአንዴ ከማረፍ ይልቅ ሰላሳ ደቂቃ መጀመሪያ ጠዋት ላይ አርፋለሁኝ ከዛ ደግሞ በለሽ ስራ ሰራይ ደቂቃ ከሰአት አለው ጊዜ አርፋለሁኝ ማለት ነው እንደዚህ አይነት ነገር እንደዚህ ነው የምጠቀመው። ከዛ ግን እውነትም እረፍት ነው በቃ ትንሽ ሰውነትን ይመልሳል ሀሳብን ይመልሳል ትኩረትን ይመልሳል። የተወሰነ ሰኔ ያህል ደግሞ ማለት ጥምድ ብለን ስንል በተለይ አንድ የሆነ የሆነ ቀናቶች አሉ በቃ ፋታ የማይሰጡ ማለት ነው። የግድ ማረፊያ ያለብህ ቀናቶች ያሉ ካላረፍኩ በስተቀረ ስራውን በትክክል የመስራትህ ሁኔታ ራሱ አጠያያቂ ነው የሚሆነው። እና ለመከላከል ወይም ያንን እንዳይሆን ለማድረግ የግድ እንትን ብለን ነው መስራት ያለብን። ትንሽ ያረፍን በትንሹ በትንሹ እያረፍን ነው መስራት ያለብን። እንጂ እንዳልኩት የሚሰልች ነገር የለውም የሚሰልች ነገር ሆኖ ሳይሆን ግን በጣም ትኩረት የሚፈልግ አይነት ስራ ነው። እና በሃይል ደግሞ የኛ ሙሉ አቅም የሚጠይቅ አይነት ስራ ነው የምንሰራውና። ትኩረታችን አቅማችን ሁሉ ነገራችን አንድ አይነት ነገር ላይ ሆኖ ወይ አንድ የስራ ሁኔታ ላይ ሆኖ ረጅም ጊዜ መቆየት ጥሩ ነገር ሆኖ ሳለ ግን ሰው እንደመሆናችሁ መጠን ደግሞ ትንሽ እረፍት ያስፈልገናል። በሚለው አልኩት ለአንድ ሰዓት ያህል እንደሞቻችን ከፈለግን ሙሉ አንድ ሰአቱን ካልሆነ ደግሞ ቅማሽ አንድ ሰዓት ጠዋት ግማሽ አንድ ሰዓት ደግሞ ከሰአት እያደረገን እኔ እና ጓደኞቼ አርፍ ነው የሚሆነው። የስራ ቦታ ላይ ደግሞ እንዳልኩት ያን ያክል ለመሄድ ለመምጣት ጊዜ የሚወስድብን ነገር አይደለም ምክንያቱም። እኛ ምንም እኛ መስሪያ ቤት አጠገብ ወይ ከ ታች ፍሎር ጋር ያለ ካፌ አለና እዛ ሄደን ነው ብዙ ጊዜ የሆነ ነገርም ለመጠጣት የሆነ ነገርም ለመብላት ከፈለግን እዛ ነው የምንሄደው። እና ሩቅ እኔ እኔ ሩቅ ቦታ ስለማንንቀሳቀስ ለመሄድ ለመምጣት የሚጠፋ ጊዜ አይኖረኝም ማለት ነው። እና እሱ ራሱ ትንሽ የሚያሳርፍ ነገር ነው ማለት ነው። ምክንያቱም በተለይ ለምሳ ሰዓት በምንወጣበት ጊዜ የሆነ ያህል ጊዜ ለምሳ ለመውጣት ለመሄድ ከዛ ተመልሳ ደግሞ አቅምህን ወደ ስራ ለመመለስ ትንሽህ ያህል ደቂቃዎች ይፈጃል ይፈጃልና። እሱን ለማስተካከል ይሄኛው ግን አቅራቢያችን ወዳለ ካፌ ስለምንሄድ ያን ያክል ጊዜ አይፈጅም። በቀላሉ በትንሽ ደቂቃ ወጥተን በትንሽ ደቂቃ ተዝናንተን ነው የምንመለሰው